ምን አይነት ሳሙና ትጠቀማለህ በሚለው ዙሪያ ነው? ያው ሳሙና ስንል ብዙ አይነት ሳሙና አለ ለራሳችንም እንጠቀመው። ለሰውነታችን ለፀጉራችን ለፊት የጥርስ ወይ የልብስ ተብሎ በብዙ ይከፈላል። እና እኔ የምጠቀመው ሳሙና እንደየምጠቀምበት አገልግሎት ይለያያል። ያው ግን በዋናነት ሰውነቴን የምትጠቀመው ሳሙና። ሻወር ጂል ነው አክሊ ኒቪያ ሻወር ጂል ነው የምጠቀመው። ለፀጉሬ ደግሞ ዶፍ ሳሙና አጠቀማለሁኝ እሱ ይመቸኛል። ከዛ ደግሞ ለፊቴ ደግሞ ያው እዛኛውን ጊዜ ሳሙና አልጠቀምም